የትኛውን ወቅት ትወዳለህ? ለሚለው በእኛ በሀገራችን አራት ወቅቶች አሉ በጋ ክረምት ጸደይና በልግ ይባላሉ። ከእነዚህ ውስጥ እኔ የምወደው ወይና አደጋ የሆነውን ደግሞ ጸደዩን በልግ ነው። ይህም ለጤና በጣም ምቹና ተስማሚ ነው። ክረምቱ ብርዱ ይከብደኛል በጋ ሙቀቱ ያስቸግረኛል። ጸደይ ደስ ይለኛል

በእጅ መሸመን ታውቃለህ? ውይ አላውቅም። በእጅ መሸመን ሸማኔ ይባላል። የእጅ ጥበበኞች ደግሞ ሰራተኞች ናቸው። ስለዚህ በመሸመን ማለት በጅልስ መስራት ወይም ደግሞ ማዘጋጀት እንደሆነ ይሰማኛል። በእጄ መሸመን አላውቅም ሰርቼም አላውቅም።

የየትኛውን ባህል ትወዳለህ ማለት ጥያቄው ግልጽ አይደለም ለየትኛው ድርጅት እንደሆነ አልገባኝም ድርጅት የምንለው ብዙ አይነት ነገሮችን የያዘ ነው። ድርጅት ሲባል የፋብሪካ ድርጅት ሊሆን ይችላል የመንግስት ድርጅት ሊሆን ይችላል። ስለዚህ የድርጅቱን ባህል ትወዳለህ የሚል የምወደውም የማልወደውም ሊኖር ይችላል። ጥያቄውን ግልጽ ለማድረግ ያክል ድርጅት ሲባል የመንግስት ድርጅት ሆኖ በውስጡ ብዙ ጥቅሞች ካሉት ልወዳቸው እችላለሁ

በፈሃምታ ማብሰል ታውቃለህ ማለት በፍህም ወይም ደግሞ በእሳት ከሆነ አውቃለሁ በማገዶ ምግብ እሳት በማቀጣጠል በመያያዝ ወይም ደግሞ በማንደድ ምግብ ማብሰል አብስዬ አውቃለሁ ማብሰልም እችላለሁ። ገጠር አካባቢ በፎም ወይም ደግሞ በማገዶ እንጨት በመጠቀም ምግብ ማብሰል እንችል ነበር

የትኛውን የቀን ሰዓት ትወዳለህ ለሚለው ጥያቄ ብዙን ጊዜ እኔ ረፋድ አራት ሰዓት አካባቢ ያለው ይመቸኛል በጣም ጥሩ ስሜት ጠዋትም ያልሆነ ቀንም ያልሆነ ቀትርም ያልሆነ ክረፋዱ አራት ሰዓት አካባቢ ለኔ የሚመቸኝ የሰዓት አቆጣጠር ነው። በዚህ ሰዓት ብዙ ነገሮች መስራት ይቻላል ከድካም የድካም ሰዓት አይደለም የሆነ የነፃነት ሰዓት ነው። ሙሉ የተመጣጠነ አየር የማገኝበት ሰዓት ስለሆነ እሱ ይመቸኛል

ምንም አይነት ቦርሳ የተለየ አልተከምም የኮምፒውተር ቦርሳ ብዙ ጊዜ አዘወትራለሁ ኮምፒውተር የሚይዝባት ጠፍጣፋ የሆነ ቦርሳ። አለኝ እሱን ሄጄ ሁሌ እንቀሳቀሳለሁ ከዛ የተለየ ረጅም ርቀት ወይም ደግሞ ብዙ ቦታ ወይም ደግሞ ርቀት ሀገር ስሄድ መካከለኛ ቦርሳ እና ቦርሳ ይዤ ልብሶችን ይይዛለሁ። ከዛ የተለየ የምጠቅመው ቦርሳ የለኝም።

በመስመር ላይ ቪዲዮ ብዙውን ጊዜ ስልኬ ላይ ካለ እመለከታለሁ ከወንበር ቁጭ ብዬ ስልኬን እየተከታተልኩ በሚንቀሳቀስበት ጊዜ። ስልኬ ውስጥ ያሉትን ቪዲዮዎች ፊልም ሊሆን ይችላል ሙዚቃ ሊሆን ይችላል እነዚህ ቪዲዮዎች እየተከታተልኩ እንቀሳቀሳለሁ። በመስመር ላይ የሚለው እንደ አጠቃላይ በጉዞ ላይ ከሆነ ብዬ ነው። ከዚያ ውጪ ግን በመስመር ላይ ምንም አይነት ቪዲዮ መመልከት አልችልም ወይም ደግሞ የሌላ ተመልክቼ አላውቅም

ሰዎችን እንዴት ታስተዋውቃለህ ለሚለው ብዙን ጊዜ እኔ ሰዎች ጋር ቀርቦ የመነጋገር ልምዱ የለኝም ዝምታ እበዛለሁ ትዕግስተኛ ነኝ። ዝም ማለትን ስለማዘወትር ሌላን ሰው ማስተዋወቅ ከማስተዋወቅ ይልቅ ራሳቸው ሲመጡ ደስተኛ ነኝ እናም ሲያጫውቱ ግን የመጫወት ዝግጁነት አለኝ በሚቻለው መጠን ከጓደኞቼ ጋር ስኖር ከማወራ ይልቅ ማዳመጥን አዘወትራለሁ ስለዚህ ዝምተኛ ወይም ደግሞ ትዕግስተኛ ሰው ነኝ ብዬ አምናለሁ።

ሰዎችን በአይን ትመለከታለህ? ጥያቄው ግልጽ አይደለም ሰዎችን ምንጊዜም ማንኛውም ሰው በአይን ይታያል ይሄ የተፈለገው መልእክት ግን አልገባኝም። በአይን ትመለከታለህ ማለት አዎ በአይኔ ሰዎችን አያለሁ ግን የጥያቄው አንድምታ አልገባኝም። ወይም ደግሞ ምን ለማለት እንደተፈለገ ግልጽ አይደለም። ስለዚህ ለማብራራት እቸገራለሁ።